አዎ ማንቂያ ሰዓት እጠቀማለሁኝ። ምክንያቱም ደክሞኝ ስለመውል ጠዋት ለመነሳት እቸገራለሁኝ። ለዚህም እንዲረዳኝ መንቂያ ሰአቴን መልቼ ነው የምትተኛው። ለዚህ ሰዓታዊ መልቂያውስ ሲጠራ እኔ ተነስቼ ሁሉ ነገርን አዘገጃጃለሁኝ።

ወበያ አልጠቀምም። እንደ አንዳንድ ጊዜ ሎሽን ወይ ደግሞ ቅባት ነገሮችን ልጠቀም እችላለሁኝ ለፊቴና ለፀጉሬም ቅባት ነገር እጠቀማለሁኝ። ከዚህ ውጪ ግን ለፊት የሚሆን መዋቢያ አልጠቀምም።

አዎ። የምኖረው አካባቢ እወደዋለሁኝ ምክንያቱም ከማህበረሰቡ ጋር ተግባብቼ እና ተዋድጄ ስለምኖር ከዚህ አካባቢ መራቅ አልፈልግም። ለዚህ አካባቢዬን እወደዋለሁኝ እንዲሁም እዛ ከእኔ ጋር የሚኖሩ ማህበረሰቦች በጣም እወዳቸዋለሁ።

ለስለስ ያሉ የቆዩ ሙዚቃዎችን እወዳለሁ ምክንያቱም እኔ ረጋ ብዬ ማዳመጥ የምወድ ሰው ነኝ። እና የቆዩ ለስለስ ያሉ መዚቃ ክላክሲካል የሚባሉትን አይነት ሙዚቆችን እወዳለሁ ወይ እነሱን ብዙ ጊዜ አዳምጣለሁ።

አዎ አዲስ አበባ አዳማ መንገድ አውቃለሁኝ በጣም ፈጣን እና ትራንስፖርት ምቹ የሆነ መንገድ ነው ይህ መንገድ ከአዲስ አበባ ወደ አዳማ የሚወስድ ሲሆን ተሻሽሎ እና ዘመናዊ ተደርጎ የተሰራ መንገድ ነው። ስለዚህ

በተለያዩት የአየር ላይ ስራ በሚሰራቸው ስራዎች የማገኛቸው ጥቅማ ጥቅሞች አሉኝ። ይህም ቋሚ ባይሆንም ኑሮዬ እንድደጉም ይረደኛል። ስለዚህ በተለያየ የአየር ላይ ስራ ወይም ኦንላይን የምሰራው ነው። ይሄም የተለያየ ጥቅማ ጥቅም አይነቶች አሉ።